ስትታመም ከስራ እቆያለሁ ወይም ደግሞ ቤት ውስጥ እቀመጣለሁ ምክንያቱም ከታመምኩኝ ስራ ቦታም ሄጄ መስራት ስለማልችል የትኛውም ቦታ መንቀሳቀስ ስለማልችል። ከታመምኩኝ ያው ወደሚያስፈልግበት ቦታ መሄድ ነው እንጂ ስራ ቦታ አያስፈልግም። ስለዚህ ከታመምኩ ከስራ መሄድ አልችልምም አልችልምም

ፎቶዎቼን ብዙ ጊዜ የማስቀምጠው አልበም ውስጥ ነው። ግን አሁን ቴክኖሎጂው በጣም ጥሩ ስለሆነ ስልክ ላይ ኢሜል ላይ የተለያዩ ቦታዎች ላይ አስቀምጣለሁኝ። እና ብዙ ጊዜ ግን ፎቶዎች የሚቀመጡበት ለረጅም ጊዜ የሚቆዩበት ስለሆነ አልበም ላይ ነው የማስቀምጠው። በተጨማሪም ግን የተለያዩ ዌብሳይቶች ላይ አስቀምጣለሁ።

ከስራ ሰዓት በኋላ አልሰራም ምክንያቱም ስራ ከዋልኩ በኋላ ያው በጣም ድካም ስለሚሰማኝ የምሰራበት ስራ ደሞ በጣም አድካሚና በጣም ከባድ ስለሆነ ከስራ በኋላ ምንም ስራ አልሰራም፤ ከሰራሁም ምናልባት ሪፍሬሽ የማደርግባቸው ስራዎች ሊሆኑ ይችላሉ እንጂ ከባድ ስራ አልሰራም። ስለዚህ ከስራ መልስ ምንም አይነት ስራ መስራት አልፈልግም።